እንግዲህ ቀትር ላይ ምንድነው? የማደርገው ምሳ ሰዓት ነው። የምሳ ሰዓት ነው። ስለዚህ ምሳዬን የምበላው ብዙን ጊዜ እንጀራ በወጥ ነው ያው እንጀራ የኢትዮጵያ ባህላዊ ምግብ ነው። እና እንጀራም እወዳለሁኝ እና ደግሞ በብዛት ያው ከምግቦቼ ውስጥ እንጀራ አይጠፋም ማለት ይቻላል። ያው እንጀራ በቀን በጣም አብዛኛውን ጊዜ በሚባል ደረጃ ሙሉ በሙሉ በቀን ሳልበላ አልውልም እንጀራ እና እንጀራ በወጥ ነው። ያው ምንድነው ወጡ ነው የሚለያየው? የተለያየ አይነት ወጥ አለ ትንሽ ለየት ይላል ከሌላው ሀገር የኢትዮጵያ በባህላዊ መንገድ የሚሰሩ ወጦች አሉ። እንደ አሁን ለምሳሌ ዶሮ ወጥ ባህላዊ ነው ሁሌ አንመገበውም። አብዛኛውን ጊዜ ግን ያው ሹሮ እመገባለሁኝ። ሽሮ በእንጀራ እመገባለሁ። ሌላ ደግሞ ክክ ክክ ሲባል አተርክክ አለ። ምስር ክክ አለ ከምስር የሚዘጋጅ ማለት ነው። በወጥ መልክ ተሰርቶ ድንች አለ። ድንችም በወጥ መልክ ተሰርቶ ማለት ነው። በቀይም በአልጫም ይሰራል ድንች ክክም እንደዛው በቀይ ባልጫ መስራት ይቻላል። ሁለቱንም አይነት ከዛ ደግሞ ባለፈ ጎመን ያው ጎመን እመገባለሁኝ። ብዙ ጊዜ ባይሆንም ግን አልፎ አልፎ ጎመን እመገባለሁ። እንግዲህ ያው አንዳንድ ጊዜ ወይንም እንደዚህ አታክልቶች ምናምን ሲገዙ ሰላጣ ማረግ ከጎን ተደርጎ ሰላጣ ቲማቲም ምናምን አታክልት ተሰርቶ እንደዛ ልመገብ እችላለሁ። ብዙ ጊዜ አይደለም ግን ያው በብዛት ሽሮ ነው የምመገበው ምሳ ሰዓት ላይ። ያው ቀትር የሚባለው ምሳ ሰዓት ነው። በተለምዶ ቀትር ተብሎ ይታወቃል። እኩለ ቀን እንደማለት ነው ስለዚህ እነዚህን ነገሮችን እመገባለሁ ማለት ነው

አዎ! የተለያዩ መተግበሪያዎችን አወርዳለሁኝ። አዎ! አውርጄ ነው የምጠቀመው ለምሳሌ እንደ ቴሌግራም ፌስቡክ ቲክቶክ ያሉትን መተግበሪያዎች ያው ከ ፕሌይ ስቶር ላይ አውርጄ ነው የምጠቀመው። አወርዳለሁኝም ያው በዛው ልክ ደግሞ የሆነ ስራ ልሰራ ስል መተግበሪያ ካስፈለገኝ ያንን መተግበሪያ አውርጄ ነው የምጠቀመውኝ እና ያው እንደዛ አረጋለሁ ብዙ ጊዜ ግን ያው የማይጠቅመኝን መተግበሪያ አላወርድም ወይንም ደግሞ ለምሳሌ ያህል የተለያዩ የጌም ጌሞች ምናምን አሉ እነዛን ነገሮች አላወርድም ስልኬ ላይ የለም ምክንያቱም እንዲህ ያሉ ነገሮች ያው ስልክ ያጨናንቃል እንደገና ቦታ ይይዛል የስልክን ፍጥነት ይቀንሳል ስለሚደነዝዝ እና የሚጠቅሙኝን መተግበሪያዎች አወርዳለሁኝ ያ መተግበሪያ የማልጠቀምበት ከሆነ መልሼ ዲሊት አደርጋለሁ ወይንም አጠፋዋለሁ ከስልኬ ላይ ያው በሚያስፈልገኝ ሰዓት ደግሞ አንድ አዲስ አወርዳለሁኝ ማለት ነው። በዛ አይነት መልኩ ነው የምጠቀመው ስልኬ ከስልኬ ስፔስ ቦታ እንዳይዝብኝ የስልኬን ቦታ እንዳያጨናንቅብኝ ከማለት አንፃር ማለት ነው ግን አስፈላጊ ሆኖ ያገኘሁትን መተግበሪያ ማንኛውንም መተግበሪያ አወርድና እሞክራለሁ። አያለሁ አዳዲስ ነገሮችን መሞከር ደስ ይለኛል እና ያው መተግበሪያው እንዴት እንደሆነ አያለሁ የተለያዩ ነገሮችን በዛ ዙሪያ ላይ ለማንበብ እሞክራለሁ ለማየት የተሰሩ ቪዲዮዎች ቀረጻዎች ካሉም እነሱን ነገሮች በዛ ዙሪያ ላይ ያለውን ነገር ሙሉ መረጃ ለመያዝ እሞክራለሁ እንዴት እንደሚሰራ ማለት አሰራሩም እንደው እንዴት እንደሚሰራ ምናምን ያው አዲስ ነገር ሲሆን በዛ ዙሪያ ላይ ያለ ነገር ለማንበብ እና ያው የተሰሩ ቪዲዮዎችም ካሉ ለማጥናት እሞክራለሁኝ እና ያው መተግበሪያውን እንዴት እንደምጠቀምበት እና የዛን ያህል ብዙ አያስቸግረኝም አዳዲስ መተግበሪያዎቹም ቢሆኑ ስላሰራራቸው ለማወቅ ብዙ አልቸገርም ያው አሁን ላይ ዩቱዩብም ስላለ ዩቱዩብም ያው ያው መረጃዎች ይኖራሉ ጎግልም እንደዛው መረጃ ይኖረዋል ቻት ጂፒቲም ብቻ እንደዛ መረጃዎች ስለሚኖሩ ብዙ ለመጠቀምም አልቸገርም እና አወርዳለሁኝ አዎ ግን አስፈላጊ ሆኖ ካላገኘሁት መልሼ አጠፋዋለሁ ከስልኬ ላይ እና በዛ መልኩ እጠቀማለሁ ነው

ጫማ እንግዲህ ያው የተለያየ አይነት ምንድነው? ሳይዝ አለ ቅርጽ አለ ጠባብ እንደገና ደግሞ ሰፊ አለ ያው ዞሮ ዞሮ ግን ከሰላሳ ስምንት እስከ አርባ ባለው ውስጥ ያሉ ጫማዎች ይሆኑኛል። አንዳንዴ አንድ ምናምን እንደዛ አካባቢ ላይ እና ያው የተለያዩ ናቸው አንዳንድ ጊዜ በክፍት ጫማ ሲሆን ብቻ እንደዚህ ነው ማለት አይቻልም። አንዳንድ ጫማዎች አርባ አንድ ሆኖም የተወሰነ እንትን ሊኖረው ይችላል አንድ ጫማው ደግሞ ሰላሳ ስምንት ሆኖም ሊሆን ይችላል። ለምሳሌ ቡትስና እንደዚህ ኖርማል መዘነጫ ጫማዎች የተለያየ አይነት ቁጥር ማለት ቁጥራቸው እንደዚህ ከአለም የ ቡትሱ ሲሆን ቁጥሩ ትንሹ ቁጥር ራሱ ትልቅ ነው እንትኑ የሚሆነው። ሌሎች ጫማዎች ደግሞ ቁጥራቸው ትልቅ ሆኖ ግን መጠናቸው ትንሽ ነው የሚሆነው ሲደረጉም የሆነ የተወሰነ እንትን የመያዝ ነገር ምናምን ይኖረዋል እና እንደዛ ስለሆነ። ያው ብዙ ጊዜ እንደውም ከዚህ ከጫማ ጋር ተያይዞ ምንድነው? የሁለት እግር ጫማ ለምሳሌ የቀኝ እግራችን በትክክል ሆኖን አንደኛው የግራ እግራችን የተወሰነ ሊይዘን ይችላል ወይ በቃ እንደዚህ ወይ ሊሰፋ ነው? የተወሰነ እና እሱ ነገር ትንሽ ግራ ያጋባኛል እግራችን ላይ ነው ልዩነት ያለው ወይስ ጫማው ላይ ነው ጫማው ሲሰራ ነው ልዩነት ያለው የሚለው ነገር ትንሽ ያ ነገር ያው ብዙ ጊዜ ያጋጥመኛል። እንደዚህ ጫማዎች እግር ወይ አንደኛው ክትክል ይሆንና አንዱ እግር ትንሽ ሰፋ ነገር የማለት ይኖራል ወይንም ደግሞ ትንሽ ያዝ ያደርጋልና ይሄ ነገር የምን እንትን እንደሆነ አላውቅም የሰው ልጅ እግር ይለያያል ብዬ አልገምትም። ምናልባት ያው ሰው ሰራሽ ስለሆነ ያኛው ከፋብሪካ ሲሰራ የሜዠርመንት ወይ በቃ እንደዛ ነገር ይሆናል ብዬ ገምታለሁ ያ ነገር ያስገርመኛል ሁሌ ጥያቄ ይፈጥርብኛል

ሰዎችን እንግዲህ በተለያየ መንገድ አስተዋውቃለሁ ለምሳሌ ፊት ለፊት ለፊት ለፊት አሁን ከተገናኙ ማለት እከሌ ያኛው ሰውዬ በሚገባው መልኩ እነግረዋለሁ ማለት ነው። አንዳንድ ጊዜ ያው ስምም ላስቀድም እችላለሁ እንትና ይባላል። ማለት ያ ሰውዬ ሊያውቀው በሚችለው ወይንም ደግሞ ስራውን የሚገልጽበት ነገር የእንትን እንትን እንደዚህ እንደዚህ እንደዚህ እንደዚህ ይሰራል ወይንም ደግሞ እዚህ ቦታ ላይ እንደዚህ እንደዚህ እንትን ብሎ ነበረ አንዳንድ ጊዜ ዘመድ ከሆነም ደግሞ እከሌ ይባላል እና እንደዚህ እንደዚህ የነንትና እንደዚህ ልጅ ነው ወይንም እንደዚህ ነው ምናምን ብዬ አስተዋውቃለሁ ማለት ነው። ለዛኛው ሰው ለዛኛውም ሰው ደግሞ እንደዛ ብሎ እንትን ይላል ግን ያው ማስታወቅ ሲባል የተለያየ ነገር አለ ለምሳሌ መድረክ ላይ የሚያስተዋውቁ ሰዎች አሉ። መድረክ ላይ ሲያስተዋውቁ ያው መጀመሪያ ሰውየው የሰራውን ስራ ወይንም የሰውየውን ስራ ነው መጀመሪያ የሚናገሩት ማለት ነው። ያ ማለት ያው ሰዎች በቀላሉ ያ ሰውዬ ማን እንደሆነ እንዲረዱ ያደርጋል እንደዛም ቢሆን ጥሩ ነው ብዬ አስባለሁ። ለምሳሌ አንድ የማይታወቅ ሰው እንትና ቢባል ምንም ብዙም ስሙን ትኩረት ላያደርጉ ይችላሉ። ግን መጀመሪያ ሰውየው የሰራውን ነገር ያደረገውን ነገር ወይ በቃ ብቻ ስለ ሰውየው በማውራት የተማረውም ነገር ቢሆን ስለ ሰውየው ስለ ሰውየው ተግባርና የሰውየውም ማንነት በሚገልጽበት ሁኔታ በማውራት መጀመሪያ ነው የሚጀምሩት። ከዛም በኋላ ነው ስሙን መጨረሻ ላይ ይናገራሉ ማለት ነው። ያ የማስተዋወቅ ሂደት በጣም አሪፍ ነው ብዬ እመርጣለሁ ተመራጭ ነው። ምክንያቱም አንድ ሰው ለምሳሌ መድረክ ሆኖ እንትና እንትና ቢል ወላ ስሙንም በደንብ ላልይዘው እችላለሁ ማንም እንደሆነ ብዙም እንትን ላልል እችላለሁ ግን መጀመሪያ ላይ የሰራውን ስራ ተግባሩን ወይ ስለሰውየው ሁኔታ ካወራ ማ ይሆን ብዬ ሀሳብ ይሰበስባል ማለት ነው። የሰዎችን ወይንም የተመልካችን ሀሳብ በደንብ ይሰበስባል ማለት ነው። በዛ መልኩ የማስተዋወቅ ሂደት አሪፍ ነው ብዬ አምናለሁ

እንግዲህ የተለያዩ የስራ ምኞቶች አሉኝ የተለያዩ እቅዶች አሉኝ። እንደዛ እቅዶች ወይንም ምኞቶቼን ከስኬት ለማድረስ ከግብ ለማድረስ ያው ቀን ከቀን እሰራለሁኝ። እንግዲህ ይይሳካልኛል ብዬ እገምታለሁ። የሰው ልጅ የወደፊት የስራ እቅድ ሁሉም ሰው ይኖረዋል መኖርም አለበት ብዬ አስባለሁኝ። ምክንያቱም ወዴት መራመድ እንዳለበት አቅጣጫውን የሚያውቀው ያንን እቅድ ሲያስቀምጥ ለዛ እቅድ ብሎ ማለት ለዛ ምኞት ብሎ ወደዛ ይጓዛል ማለት ነው። ከቀን ተቀን ህይወቱ ላይ ለማሻሻል ወይንም ደግሞ የበለጠ ለመስራት ወደዛ ወደዛ ወደሚያደርሰው ምኞቱ ለመድረስ ጠንክሮ ይሰራል ማለት ነው። አንድ ሰው እና እኔም እንደዛም ያው የተለያዩ ምኞቶች አሉኝ እንደ እግዚአብሔር ፍቃድ ያው እንደ ፈጣሪ ፍቃድ ፈጣሪ ያሳካዋል እኔ ደግሞ እጥራለሁኝ። ያው ይባርካል ፈጣሪ ይባርክልናል። ግን የሚባርክልህ ምንድነው ስንጥር ነው። ያው ጊዜም ስንሰራ ነው ነገ የተሻለ ነገር የሚመጣውን ብዬ አምናለሁኝ። ያው በስራ አምናለሁኝ። እና የተለያዩ ምኞቶች አሉኝ እነዛ ምኞቶች አሳካለሁኝ ብዬ አምናለሁኝ ያው እንደ እግዚአብሔር ፈቃድ። ስለዚህ ያው የተለያዩ ሰዎች የተለያየ ምኞት ያስቀምጣሉ ግን ምኞች ተለዋዋጭ ነውም ለምሳሌ እዛ ቦታ ላይ ስንደርስ ደግሞ ሌላ ነገር ነው የምንመኘው። ሌላ ከፍታ ሌላ ከፍ ወደ አለው ወደ እድገት። እና ያው ወደ ሌላ መሻሻል ነው የምንመኘው። እና በየጊዜው ተለዋጭ ነው ብዬ አስባለሁ ይሄ ነገር። ግን ያውም የተለያዩ ምኞቶችን አስቀምጦ መንቀሳቀስ ተገቢ ነው ብዬ አምናለሁኝ። እና ሁሉም ሰው እንደዛ አድርጎ ቢሰራ እንደዛ ምኞት አስቀምጦ ቢንቀሳቀስ ብዬ አምናለሁ ምክንያቱም ወዴት መሄድ እንዳለበት ያውቃል ለዛ ምኞቱ ሲል ጠንክሮ ይሰራል ማለት ነው። እና አዎ እንደዛ ነው

ማዕድ ማለት እኮ ምግብ የሚ የሚቀረብ ምግብ ነው ምግብ እንደማለት ነው ማዕድ ቀርቦ ማለት ምግብ ነው። እና ምግብ ነው ግን እንደዚህ ተሰብስቦ የሚበላ ነገር። ብቻ እንዴት ነው? ልክ በሰፊው ተደርጎ ብዙ ህዝብ ተሰብስቦ የሚበላው ነገር ማለት ነው።

እንግዲህ ቤትህን እንዴት ታስውባለህ ነው የሚለው ቤቴን በተለያየ መንገድ ነው የማስውበው? እንደ አጠቃላይ ያው አንደኛ ባለኝ ነገር ለምሳሌ አጸዳለሁኝ ቦታ አቀያይራለሁ አልጋዬን አስተካክላለሁ የአልጋ ምንጣፋ አነጥፋለሁ የትራስ ጨርቆችን እቀያይራለሁኝ እንደገና ደግሞ ያው ቁም ሳጥኑን ብፌ ምናምን አጸዳዳለሁኝ እቃዎችን አስተካክላለሁ አጣጥቤ ምናምን በአስተካክዬ በየቦታው ሁሉንም እደረድራለሁኝ ያሉትን እቃዎች እና ከላይ እንትን እላለሁ አጸዳዳለሁ ከዛን ካጸዳሁ በኋላ የተለያየ ላስቲኮች የተለያዩ ከለር ያላቸው ላስቲኮችን አነጣጥፋለሁኝ። ከዛ በተጨማሪ ደግሞ ያው ቤቴን እወለውላለው እንደዚህ ግድግዳው ምናምን ጽድድት አድርጌ የተለያዩ ስዕለ አድኖዎች እና የግድግዳ ጌጦች አሉ እነሱን አውርጄ በደንብ አጽድቼ በየቦታቸው አደርጋለሁኝ እና ያ በጣም ለቤቴ ውበት ይሰጠዋል። ከዛ በተጨማሪ ደግሞ ያው የተለያየ የቤት ማስዋቢያ የበአል ደግሞ አሉ የተለያዩ ጉዝጓዦችን በመጎዝጎዝ ያ ጉዝጓዝ ሲባል ለምሳሌ እንደ ባህል ሆኖ አንድ በዓል ሲሆን ሳር ምናምን ይጎዘጎዛል። ቤት ውስጥ ሳር ይጎዘጎዛል እና የቡና ፕሮግራም አለ ያ የቡና ፕሮግራም በጣም ደስ የሚል የቡና ፕሮግራም ነው። ሳር ተጎዝጉዞ ምንጣፍ ተነጥፎ ከዛ በኋላ ስኒ ረከቦት ምናምን ይቀራርባል ጀበና ይቀርባል እዛ ጋር እጣን ምናምን ይጨሳል እና በጣም የሚያምር የሆነ ያ ፕሮግራም ይካሄዳል እና በጣም ያምራል። እና በጣም ነው ደስ የሚለው የተለያዩ ምንጣፎች ይነጠፋሉ። ወለል ላይ እና ቤት ያው አዲስ ድባብ እንዲኖረው አዲስ እይታ እንዲኖረው በዓል እንዲመስል በተለይ በዓል ሲሆን በዓል እንዲመስል የተለያዩ ጨርቆች ምንጣፎች ይቀየራሉ ያሉትም ቢሆኑ ታጥበው ይደረጋሉ በዛ መልኩ በጣም አሪፍ ይሆናል እና አዲስ እይታ ይኖረዋል። ከዛ በተጨማሪ ደግሞ ምንድነው የማደርገው ከለር ነገር ያላቸውን የተለያየ ጨርቅ እንደ ማስጌጫነት እጠቀማለሁኝ። ያ ማለት እንደ ማስጌጫነት የምጠቀመው ጨርቅ ትንንሽ ጨርቆች ናቸው። እና እነሱ ጣል ጣል ሲደረጉ በጣም ያምራሉ። ከዛ በተጨማሪ ደግሞ ዳንቴል በእጅ የሚሰሩ የእጅ ስራ ዳንቴሎች ጣል ጣል ይደረጋሉ ኮርነር ኮርነር ላይ እና በጣም ውበት አለው። ለቤት የተለያዩ የአበባ ማስቀመጫ ማስቀመጫዎችን ከእነ አበባው ተደርጎ ጠረጴዛ ላይ ይደረጋል። እና ያ በጣም ነው ውስጥ እና በዛ መልኩ አስውባለሁ ማለት ነው

ማለት ለቅርብ ጓደኛዬ ምን እንትን ልበል ያው ምንድነው እሱ ጓደኛዬ በጣም ስራ ወዳድ ናት እንደገና ያው በስራ ነገሮችን በጣም አዳዲስ ነገሮችን ለማየት በጣም ትሞክራለች እና አዳዲስ ነገር በጣም ያስደስታታል በተለይ እንደዚህ ቴክኖሎጂ ነገር ላይ አዲስ ግኝት ላይ ምናምን በጣም ነው ደስ የሚላት እና ያ ነገሯ እንደውም በጣም ያስደስተኛል ከዛ በተጨማሪ ደግሞ መጓዝ ትወዳለች የተለያዩ ነገሮችን ማየት ቦታዎችን ሊሆን ይችላል ብቻ ግን እንደዚህ ለየት ያለ ቦታ መሄድ አዳዲስ ነገሮችን ማየት እንደገና ደግሞ እንደዚህ ማለት የሽርሽር ማረግ ጎዳናዎች ላይ ሊሆን ይችላል እነዛን ነገሮች በጣም ትወዳለች እና እንደዛም ታደርጋለች ደስ ይለኛል አብረንም እንደዛ እንወጣለን ጎዳና ላይ ያው መሄድ እንደዛ እንትን እንላለን ያው ከዛ በተጨማሪ ደግሞ ምንድነው አብረን ያው ጓደኝነት ብዙ ነገር ነው እና የተለያዩ ክፍተቶች ሲኖርብን ያንን ክፍተት ትሞላልኛለች ያ ነገሯ በጣም ደስ ይለኛል ማለት እኔ ስቸገር ያኔ የተቸገርኩትን ነገር ምናምን እጠይቃታለሁ እሷም ያን ነገር ማድረግ የምትችል ከሆነ ወደኋላ አትልም። እና ከዛ አንፃር በጣም ማለት ትመቸኛለች እንደምፈልገው አይነት ሰው ነች ያ ነገሯ ደስ ይለኛል። ከዛ በተጨማሪ ደግሞ ያው ቅድም እንዳልኩት አዲስ ነገሮችን ለማወቅ በጣም ጥረት ስለምታደርግ ያወቀችውን ነገር ደግሞ ማካፈል ደስ ይላታል እና ያ ያን ነገሮች ያው ታጫውተኛለች እና እንደዛ ስለምትነግረኝ ሀሳብ እንለዋወጣለን ማለት ነው ከዛ አንፃር በጣም አሪፍ ልጅ ነች

እሺ አሁን ከጎረቤት ጋር ጥሩ የሆነ ግንኙነት አለኝ እና ያው ጎረቤት አሪፍ ነገር ነው። በኢትዮጵያ ባህል ደግሞ ያው ጎረቤት ብዙ ነገር ነው። እንደገና እንደዚህ ማለት የተለያዩ ነገሮችን ከጎረቤት ጋር ይደረጋል በተለይ በዓል ሲሆን በጣም ደስ ይላል ከጎረቤት ጋር ያለው መጠራራት፣ አብሮ መጫወት፣ መብላት ቡና ይፈላል እና ያው አብሮ ይበላል የበአል ዝግጅት ስለሚዘጋጅ ከ እዛ የበአል ዝግጅት ላይ ያው የተለያዩ ምግቦች ይዘጋጃሉ የተለያየ ባህላዊ መጠጦች አሉ እነዛ መጠጦች ይጠጣሉ እና ተሰብስበው መጫወት አለ፤። ይቅርታ እና ያ ነገር በጣም ነው የሚያስደስተው እና በጣም አሪፍ ነገር ነው። ብዬም አምናለሁ ያው ከዛ በተጨማሪ ደግሞ አልፎ አልፎ ቡና አብረን እንጠጣለን ከጎረቤት ጋር ያው ያ የሚሆነው ግን ሁሌም ሳይሆን አንዳንድ ጊዜ ለምሳሌ እንደ እንደዚህ በዓላት ሲሆኑ አመታዊ ክብረ በዓል ሲከበር ሌላ ደግሞ እንደዚህ ማህበር ምናምን ሲኖር የተለያየ ዝክር ሲኖር ያው መጠራራት ነገር አለ፤። እዛም ያው እሄዳለሁኝ ሄጄም ማለት የተዘጋጀውን ነገር እንትን እንላለን ያው ሌላ ነገር ደግሞ ያው በኢትዮጵያ ባህል ደግሞ ብድር የሚባል ነገር አለ። እንበዳደራለን ያው ብድር ማለት ለምሳሌ እኔ የቸገረኝ ነገር ካለ ሄጄ እጠይቃለሁ ማለት ነው። ይሄ ነገር አላችሁ ወይ ምናምን ብዬ እጠይቅና ከዛ በኋላ እነሱ ጋር ካገኘሁ ያው ወስዳለኝ ከዛ በኋላ የወሰድኩትን ነገር ተጠቅሜ ሲኖረኝ እመልሳለሁ ማለት ነው። እንደዛ ደግሞ ብድር የሚባል ነገር አለ ይሄ ያው ማንኛውም የኢትዮጵያ ጎረቤት በብዛት ያለነው ብዙዎቹ ጋር አለ እንደዚህ ይሄ የብድር መበደሬ የቸገረ ማንኛውም ነገር ለምሳሌ ዘይት ሊሆን ይችላል። በርበሬ ሊሆን ይችላል ሽሩ ሊሆን ይችላል። ድንገል ሲያልቅ ከዛ ሄዶ ከዛ ሄጄ እወስዳለሁኝ ከዛ ነው እኔ ሳዘጋጅ ደግሞ እመልስላቸዋለሁ እና በዛ አይነት መልኩ ያው ከጎረቤት ጋር አብረን እንኖራለን ማለት ነው። እንግዲህ ከዛ በተጨማሪ ደግሞ ያው ልጆች አንድ ላይ ሆነው ይጫወታሉ፤ ከጎረቤት ልጅ ጋር ምናምን እንደዚህ ተሰብስበው ውጪ ላይም እንደዚህ የመጫወት ነገር አለ ኳስ ጨዋታ አለ የተለያዩ ጨዋታዎች አሉ እንደዛ። ይጫወታሉ እና ያው ኢትዮጵያ ውስጥ ብዙ እንደዚህ የጎረቤት ጋር አብሮ የመኖሩ ነገር በጣም ለየት ይላል ከሌላው ማህበረሰብ የኢትዮጵያ የኑሮ ሁኔታዋም ትንሽ ዝቅ ያለ ስለሆነ ግዴታ ያቀራርባል ያ ነገር ራሴን ችዬ እኖራለሁ የሚባል ነገር አይኖርም እዚህ ሲሆን እንደዛ የሚባል ነገር ስለማይኖር ከዛ አንፃር አሪፍ ነው ብዬም እገምታለሁ። ያው ሰዎች ድብርት ውስጥ እንዳይገቡም ይረዳል ይሄ ነገር እና በጣም ጥሩ ነገር ነው ከጎረቤት ጋር ሰላማዊ የሁንና ጤነኛ የሆነ ግንኙነትን መፍጠር አሪፍ ነው። ሌሎች ሰዎችም እንደውም በሌላ ሀገር ላይም እንደዛ ቢደረግ ሰዎች አሁን ለምሳሌ በውጪው አለም የተለያየ የእንዲህ ጭንቀት ውስጥ የመግባት ይስተዋላል እንደዛ ሲባል ያው እንደዛ ባይሆን ጥሩ ነው። ከሰዎች ጋር ያላቸውን ነገር ቢጨምሩ አሪፍ ነው ብዬ አስባለሁ ይሄን ነገር ይቀንስላቸዋል ያው ባይቸግራቸው እንኳን እንደዛ የሀሳብ ሀሳብ ይቀላል ለሰው ሲያወሩ ከጎረቤት ጋር ሲወያዩ ምናምን ያው የአንዱ እይታ እና የሌላው እይታ በጣም የተለያየ ነገር ነው። ምንም እንኳን በዛ ነገር ላይ ባያግዘን እንኳን የሆነ ነገር ይቀላል ወይንም ደግሞ ያ ነገር ደግሞ እኛ ላይ የተፈጠረው ነገር እኛ ላይ ብቻ እንዳልሆነም የተለያዩ የሰሙትን ነገሮች ስለሚነግሩን ከዛ አንፃር

እንግዲህ ትንኝ በአካባቢው አለ ወይ? ነው የሚለው ጥያቄው ምንድነው እንግዲህ ትንኝ በአካባቢው አለ ወይ? ነው የሚለው ጥያቄው ምንድነው ብዙ ጊዜ ትንኝ በታቆረ ውሃ ወይንም ደግሞ ክፍት በተቀመጠ ውሃ በቆዬ ውሃ ላይ ትንኞች ይራባሉ። እነዚያ የተራቡ ትንኞች ነው ከዛን ወደ ቤት የሚመጡት። እና ደግሞ ሌላው ነገር ደግሞ በሳር እርጥበታማ በሆነ ሳር ላይ ወይንም ደግሞ ውሃ በሚያቁር ቦታ ላይ ትንኞች ይራባሉ። ብዙ ጊዜ ከዛም በኋላ ከተራቡ በኋላ ነው ወደ ቤት የሚመጡት እንግዲህ አብዛኛውን ጊዜ ትንኝ ወደ ቤት ውስጥ የሚገባው ማታ ማታ ነው። ሲጨልም ይመስለኛል ያው ውጪ ላይ ሲጨለም ወደ ቤት ውስጥ ይገባሉ። ብርሃንን ፍለጋ ይመስለኛል ይሄ የኔ የኔ ሀሳብ ነው እንደሚመስለኝ ብርሃንን ፍለጋ ወደ ቤት ውስጥ ይገባሉ። እና ትንኝ በመሰረቱ ትንኝ ብዙ አይነድፈኝም። በዚህ አጋጣሚ አያስቸግረኝም። ማለት ስተኛ ብዙ እንደዚህ አይነድፉኝም። ይለያያል። አንዳንድ ሰውን በጣም ትንኝ የሚነድፈው ሰው አለ። ማለት ትንኝ በጣም የሚወደው አይነት ሰው አለ። እኔ ግን ብዙ እንደዛ አይነድፉኝም። እና ከዛ በተጨማሪም አሁን ምን ወቅት ላይ ነው ትንኝ በብዛት የሚራባው መስከረም አካባቢ ላይ ነው። መስከረም ማለት በእኛ በእኛ የአየር ሁኔታ ወይንም ደግሞ በኢትዮጵያ የአየር ሁኔታ ጸደይ የሚገባበት ወር ማለት ነው። ወሩ ጸደይ ነው የሚባለው። ጸደይ ማለት እንግዲህ ያው የምንድነው ሰብል ሰብሎች የሚያሸቱበት፣ አበባ የሚያብብበት እንደገና ደግሞ ዝናብ በተወሰነ መልኩ የሚቀንስበት፣ ክረምት ውስጥ ከሰኔ አጋማሽ አንስቶ ወይንም ደግሞ ከሰኔ መጨረሻ አንስቶ በተለይ ሀምሌና ነሀሴን ዝናባማ ነው የሚባለው። ያው ሙሉ ለሙሉ ማለት ይቻላል ኢትዮጵያ ውስጥ አንዳንዴ የተወሰነ በረሃማ አካባቢ ላይ በስተቀር ከነዛ በስተቀር ለምሳሌ አሁን ወደ ሰመራ ምናምን ብዙ ዝናብ ላይዘንብ ይችላል። በዚህ ወቅት ላይ ያው ቦታውን በረሃማ ስለሆነ እንደ ኢትዮጵያ በረሃማ ቦታ ወደ ሰመራ አፋር ውስጥ ያለው አካባቢ ነው። ከአዋሽ አልፎ ማለት ነው። አዋሽን ሳያካትት እና በሌሎች ደጋ ወይና ደጋ በሚባሉ አካባቢዎች ላይ ይህ ይህ ወቅት የክረምቱ ወቅት ዝናባማ ወቅት ነው። እና በያ ዝናብ መስከረም ሲደርስ የተወሰነ ይቀልና ፀሀ ወደ ፀሀያማ ይሆናል ማትነ ማለት ነው። በዛ ሰዓት ትንኞች በጣም የሚፈልፈሉበት ሰዓት ነው። የተወሰነ ዝናቡ ጋፕ ያለበት ሰዓት ነው። እንደገና መስከረም ሲደርስ የተወሰነ ይቀልና ፀሀ ወደ ፀሀያማ ይሆናል ማትነ ማለት ነው። በዛ ሰዓት ትንኞች በጣም የሚፈልፈሉበት ሰዓት ነው። የተወሰነ ዝናቡ ጋፕ ያለበት ሰዓት ነው። እንደገና በተለያየ ነገር ውስጥ ውሃ እንትን ሲል እንደገና ደግሞ ይሄ ሳር ባለበት አካባቢ ላይ የመፈልፈል ባህሪ ስላላቸው በዛ ወቅት ላይ በጣም ትንኝ የሚፈለፈልበት ወይንም የሚኖርበት ወቅት ነው ማለት ነው። እና ይመስለኛል ያው ብዙ ቦታ ላይ ይኖራል። እዛ ወቅት ላይ ይኖራል። ለምሳሌ አሁን በጋ ነው። በጋ ስለሆነ ምንም አይነት ትንኝ የለም። እና ያው ይሄ አሁን ላይ የትንኝ ወቅት አይደለም። ምክንያቱም አሁን ዝናብ የሚዘንብበት ወቅት አይደለም። ፀሀያማ ነው። ደረቅ ነው። ስለዚህ በዚህ ሰዓት ምንም አይነት ነኝ አይኖርም ማለት ነው። እና ከዛ አንፃር ያው ብዙ ጊዜ ትንኝ የሚፈለፈለው መስከረም ወር ላይ ነው ማለት ነው ወይም ደግሞ መስከረም ጥቅምት ህዳር ሶስቱ የጸደይ ወራቶች ውስጥ ነው ማለት ነው።

ጫጫታ እንዳታገኝበት ትችላለህ እንግዲህ ጫጫታ እንደሁኔታው ነው አንዳንድ ጊዜ ጠቃሚ ነገር ሊገኝ ይችላል ማለት እንደ አሁን ዋናው ጫጫታነቱ ሳይሆን እዛ ጋር የሚተላለፈው ነገር ነው። ብዙ ጊዜ ያው ጫጫታ ሲባል መደማመጥ የሌለበት ነገር ማለት ነው። ግን እንደሚተላለፍ ለምሳሌ ጥሩ ነገር እየተላለፈ እያለ ከዛን ከስር ደግሞ ሌላ ጫጫታ ሊኖር ይችላል። በመሰረቱ ጫጫታ አስፈላጊ አይደለም። ማለት እኔ ብዙ ጫጫታ አይመቸኝም። ግን ደግሞ ያው በጫጫታ ውስጥ አንዳንድ ጊዜ የምናገኛቸው ነገሮች ወይንም ደግሞ ጥሩ ነገሮች ሊተላለፉ ይችላሉ። አንዳንዴ ያው ሰዎች ነገሮችን ከምክንያታዊ ሆነው ሊናገሩ ይችላሉ በጨዋታ መሃል ውስጥ በተለያዩ ንግግሮች መሃል ውስጥ ቁም ነገር ነገር ሊናገሩ ይችላሉ። እንደገና ደግሞ አንዳንድ ሰዎች ያው ህዝብ መሃል ሆነው ወይንም ደግሞ እንደዚህ ሰው በበዛበት ሰዓት የተለያዩ ጨዋታዎችን ይጫወታሉ። እና በዛ ጨዋታ ውስጥ እንግዲህ ቁም ነገር አንዳንዴ ያው ቁም ነገር የሚባለው ነገር ቁም ነገር ካልሆነ ነገርም ቁም ነገር ሊገኝ ይችላል። ምክንያቱም ያ ማለት ምንድነው አንዳንዴ ሰዎች ስለራሳቸው እንደዚህ ማለት ስለድክመታቸው እያወሩ ሊሆን ይችላል። ያ ማለት ድክመት ጥሩ ነገር ነው እያልኩ ሳይሆን ግን ከእነሱ ድክመት ደግሞ እኛ የምንማረው ነገር ሊኖር ይችላል። ለምሳሌ ከድክመታቸው አንፃር ያጡትን ነገር ሊያወሩ ይችላሉ። ወይንም ደግሞ እነዛ ሰዎች ጎበዝ ቢሆኑ ኖሮ ከዛ በላይ ማድረግ እንደሚችሉ፤ ካሉበት ደረጃ ከፍ እንደሚሉ ያን ብቻ ያው በሰው እንትን ውስጥ በሰው ንግግር ውስጥ የሆነ ነገር የምንማረው ነገር ይኖራል ብዬ እገምታለሁ። እኔ ዝም ብሎ ንግግር የለም ግን የምንማረው ነገር ሊኖር ይችላል። አንዳንዴ ልናተርፍበትም እንችላለን። ግን በመሰረቱ እኔ ጫጫታ አልወድም እንደ ግል እንትኔ ብዙ ጫጫታ ምናምን ማለት እንደዚህ ሰላም አይሰጠኝም አንደኛ ነገር ሀሳቤን ለመሰብሰብም ትኩረት አጣለሁኝ። ጫጫታ ያለበት ቦታ ላይ ብዙ እንደዚህ ዘና የምልበት ቦታ አይደለም። ማለት የተወሰነ ያጨናንቀኛል። ግን እንደ ሁኔታው ነው። አንዳንድ ጊዜ እንዳለንበት ሁኔታ ለምሳሌ የሄድንበት ቦታ እንትን ሰው የተሰበሰበ ቦታ ላይ ሊሆን ይችላል እዛ ቦታ ላይ ደግሞ ለምሳሌ ሰርግ ቦታ ሊሆን ይችላል አሁን ሰርግ ቦታ ሲሆን የተለያዩ እንትኖች ይኖራሉ። ከመድረክ ላይ የሚተላለፍ ዝግጅት ሊኖር ይችላል ይኖራልም። ግን ከዛ ውጪ ደግሞ የተለያዩ ድምጾች ይኖራሉ፤ የተቀላቀሉ ሙዚቃ ይኖራል፤ ጭፈራ ይኖራል ያው የዛ ሰዓት ላይ በቃ በጣም ከፍተኛ ድምጽ ይኖራል ጭፈራ ምናምን አሁን የዛ ሰዓት ላይ ጸጥ ጸጥታ መፈለግ ማለት ይከብዳል ምክንያቱም ሰዎች እዛ ጋር ዝግጅት ነው፤ ዘና እያሉ ነው፤ እየጨፈሩ እየደነሱ ነው። ስለዚህ ያንን ነገር ማየት በጣም ያስደስተኛል። እኔ ብዙ የምጨፍር ወይንም የምደንስ ዳንስ የምችል ሰው አይነት አይደለሁም። ግን ያንን ነገር በማየት ሰዎች ሲያደርጉ በማየት ግን እደሰታለሁ። ደስ ይለኛል እና ያዝናናኛልም። እንደ ሁኔታው ነው። እንደ ቦታው ሁኔታ ነው። እንደሄድኩበት ቦታ ሁኔታ ነው። አንዳንድ ጊዜ ማለት አሁን እዛ ቦታ ላይ በቃ ዝምታ አይጠበቅም። አሁን ጸጥ ምናምን ብሎ የምጠብቀውም ነገር አይደለምም ቦታው ላይም ያለው አየር እንደዛ ስለሆነ እዛ ቦታ ላይ አሁን ዝምታን አንጠብቅም ስለዚህ ቦታዎች ይለዩታል ማለት ነው። ለምሳሌ ላይብረሪ ውስጥ ገብተን ጫጫታ እኔ እያነበብኩ እንድሰማ አልፈልግም። ንባብ ቦታ ላይ ስሆን እንደገና ደግሞ ያው የተለያየ እንደዚህ ወይንም ደግሞ ለምሳሌ ቤተክርስቲያን ላይ የተለያዩ ዝግጅቶች አሉ። እሱም ይለያያል አሁን ማለት ቅዳሴ ላይ ሆነን ሌላ ንግግር አልፈልግም። እንደዛም አይደረግምም። ብቻ ቦታዎች ይለዩታል።

ጥያቄው ከፀሀይ እንዴት ትጠበቃለህ? ነው የሚለው ብዙ ጊዜ ለፀሀይ ተጋላጭ አይደለሁኝም። ያ ማለት ምን ማለት ነው? ቀን ላይ ብዙ ጊዜ አልንቀሳቀስም አልወጣም ያው ቀን ላይ ስራ ላይ ነው የምሆነው ስለዚህ ቀን ቀን በስራ ስለማሳልፍ ብዙ ፀሀይ አያገኘኝም፤ ግን የመውጣት አጋጣሚ ለምሳሌ አንዳንድ ጊዜ ስወጣ ዣንጥላ ይይዛለሁኝ። ያው ዣንጥላ ከፀሀይ ይከላከላል። እንደገና ደግሞ ከዛ ለምሳሌ ዣን ጥላ ካልያዝኩኝ ጥላ ላይ ለመሄድ እሞክራለሁ ጥላ ላይ ማለት እንደዚህ ጥላ ያለ የዛፍ ጥላ ሊሆን ይችላል አሁን አሁን ላይ እንደውም በሀገራችን ከኮሊደር ልማት ወይም ከበረንዳ ልማት ጋር ተያይዞ የተለያዩ ችግኞች ተተክለዋል እና ያው ጥላ አለ። ስለዚህ ጥላ ላይ ለመሄድ እሞክራለሁኝ። ከዛ በተጨማሪ ደግሞ ለምሳሌ ጥላ ያለበት ወይንም ደግሞ ጥላ ያልወረደበት ቦታ ከሆንኩ ያለሁበት ልብስ ከያዝኩኝ ወይ ሻርፕ ወይንም ደግሞ ሹራብ ሊሆን ይችላል፤ ያንን ጭንቅላቴ ላይ አደርጋለሁኝ ያ ያው ይከላከልልናል ቀን ሲሆን ቀጥታ የፀሀይ ጨረር ባህናታችን በኩል ነው የሚውለው፤ ወይንም ቀጥታ በጭንቅላታችን በኩል ስለሚውል ከዛ ይከላከላል ያው ጭንቅላታችንን ሸፈንን ማለት ከዛ ተከላከልን ማለት ነው ስለዚህ በዛ አይነት መንገድ እከላከላለሁ ማለት ነው

እንግዲህ ዛሬ አየር ሁኔታው ፀሀያማ ነው ወይንም ደግሞ ሞቃተማ የሚበላው የአየር ሁኔታ ነው ያለው። አሁን ላይ በኢትዮጵያ የአየር ንብረት ሁኔታ ወይንም ደግሞ በኢትዮጵያ ወቅቶች አሉ ኢትዮጵያ ውስጥ በዛ ወቅት መሰረት አራት አይነት ወቅቶች አሉ። ይሄ አሁን ያለንበት ወቅት በጋ ነው የሚባለው በጋ ማለት ደግሞ ዝናብ የማይበዛበት ወቅት ነው ወይንም ደግሞ ዝናብ የማይዘንብበት ወቅት ነው። ስለዚህ ፀሀያማ የሆነ ወቅት ነው ኢትዮጵያ ውስጥ ብዙ ወራቶች ፀሀያማ ነው የሚሆኑት እንደውም ኢትዮጵያ በአባባል ራሱ የአሥራ ሶስት ወር ጸጋ ትባላለች አስራ ሶስት ወር ሙሉ ፀሀይ የሚወጣባት ሀገር ትባላለች። ልክም ነው ደግሞ እንደዛ ፀሀይ ይወጣባታል ትክክል ነው። አስራ ሶስቱንም ወይ በሚባል ደረጃ ፀሀይ ይወጣባታል ዝናብ ቢዘንብ እንኳን ያው ፀሀይ የመውጣት ፕሮባቢሊቲው ወይንም ደግሞ ፀሀይ የመውጣት እድሉ ከፍተኛ ነው። እና አሁን ላይ ያለው ፀሀያማ ወቅት ነው በጋ ስለሆነ በጋ ማለት እንግዲህ ዝናብ የማይታይበት ወቅት ማለት ነው። ስለዚህ ዝናብ ከሌለ ደግሞ ፀሀይ ነው የሚሆነው ሞቃት ነው የሚሆነው ያው በአብዛኛው ደረቅ የሚሆንበት ወቅት ነው። አሁን ላይ እንግዲህ ከዚህ ቀጥሎ ያለው ወር ወይንም ደግሞ ከዚህ ቀጥሎ ያለው ወቅት ደግሞ ከበጋ ቀጥሎ በልግ ይባላል። በተወሰነ መልኩ ዝናብ የሚያገኝበት የምታገኝበት ነው የተወሰኑ አካባቢዎች ላይ በተለይ ደጋ ወይና ደጋ አካባቢዎች ላይ ዝናብ የሚዘንብበት ወቅት ነው። በልግ ይባላል ያው ሶስት ተከታታይ ሶስት ወራት ነው የሚሆኑት እስከ ሰኔ ያለው ድረስ ማለት ነው ግንቦት ሚያዝያ እና መጋቢትን ማለት ነው። ሌላው ይሄ አሁን ያለንበት ከታህሳስ ጀምሮ ታህሳስ ታህሳስ ጥር የካቲትን እነዚህ ሶስቱ ወራት ደግሞ በጋ የሚባለውና ፀሀያማ የሚባለው ወቅት ነው። አሁን ላይ አሁን እንግዲህ ምንም አይነት ሰብል አይኖርም ከመስኖ በስተቀር ያው ዝናብ ስለማይኖራት ስለማያገኝ ወይም ተፈጥሮአዊ ዝናብ ስለሌለ ማለት ነው። አሁን እንግዲህ ቀጣዩ የሚገባው ወቅት ቀጣይ የሚገባው ወቅት ከበጋ ቀጥሎ የሚገባው በልግ ስለሆነ የቱ በተወሰነ አካባቢ ላይ የተወሰነ ዝናብ ይኖራል። እና የተወሰኑ የበልግ ተጠቃሚዎችም ሊኖሩ ይችላሉ የተወሰነ ሰብል ይዘራል ግን ያም ማለት ያ በጣም ቀዝቃዛ ነው ማለት አይደለም። ያው ፀሀያማ ነው ግን ዝናብ ይኖረዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ያው የዛሬው የአየር ንብረት ሞቃታማና ያው በአብዛኛው እንደዛ ነው የሚሆነው ማለት ነው። ሶስቱን ወራት እነዚህ የበጋ ሶስቱ ወራት ሞቃታማ ነው የሚሆኑት ፀሀያማ ነው የሚሆኑት እና ብርድ አይኖርም ብዙም ያው ቅዝቃዜ ደመና ምናምን አይኖርም ሙሉ ለሙሉ ፀሀያማ ነው የሚሆነው ማለት ነው። ሌላው ደግሞ ያው እንግዲህ ከበልግ ቀጥሎ ክረምት ነው ክረምት እንግዲህ ዝናብ በቂ የሆነ ዝናብ የምታገኝበት ወቅት ነው ማለት ነው ኢትዮጵያ ሙሉ በሙሉ ማለት ይቻላል። ሶስቱ የሰኔ ሀምሌ ነሀሴን ይዞ ያሉት ወራቶች የክረምት ወር ነውና ብዙ የ ብዙ የግብርና ስራዎች የሚሰሩበት ወቅት ነው። እና ያው ኢትዮጵያ የግብርና የኢትዮጵያ ግብርና ሙሉ በሙሉ ማለት ከዘጠና አምስት ፐርሰንት በላይ የሆነው እንግዲህ ክረምትን ተንተርሶ የሚሰራ ስራ ነው ወይንም ደግሞ በዝናብ የሚሰራ ነው በጣም ትንሽ ፐርሰንት የሚሆነው ነው። በልግን ወይንም ደግሞ የተለያዩ መስኖን የሚጠቀሙት ሰዎች እነዛ ሰዎች በጣም ትንሹ ነው ሌላው ሙሉ በሙሉ የኢትዮጵያ ገበሬ ክረምትን ወይንም ደግሞ የዝናብ ውሃን ተጠቅሞ ነው ማለት ነው። የግብርና ስራውን የሚሰራው ስለዚህ ያ ከፍተኛ የስራ ወቅትና ብዙ የግብርና እንቅስቃሴዎች የሚሰሩበት ሰዓት ነው ማለት ነው።

እንግዲህ ያው በፊት ላይ ቅጽል ስም ነበረኝ ህፃን እያለሁ ልጅ እያለሁኝ በቅጽል ስም እጠራ ነበረ፤። አሁን ላይ ግን እያደግኩ ሲሄድ በዛ ስም የሚጠራኝ የለም ያው ቤተሰብም ረስቶታል ብዬ ገምታለሁኝ ማንም ስም የሚጠራኝ የለም። እና ግን ያው ከቅጽል ስም ጋር ተያይዞ የተለያዩ ቅጽል ስሞች ይወጣሉ። ሀገራችን ውስጥ ያው ብዙ ሰው ቅጽል ስም አለው ብዬ ገምታል። ያው ቅጽል ስም ሲባል ከ በተለይ ይሄ ልጅ ከልጅነት ጋር ተያይዞ የሚወጡ ወይንም ደግሞ በህፃንነታችን በልጅነታችን የምንጠራበት ቅጽል ስም ይኖራል። በጣም ብዙ ሰው እንደዛም አለ በቤተሰብ ውስጥም አለ። እና ከዛ ውስጥ በጣም ከሚያስገርመኝ ስሞች ውስጥ ለምሳሌ አሁን ልጅ እያለ በፊት አሁን ላይ ሳይሆን በፊት ማሙሽ የሚባል ስም ይወጣለታል ልጁ ማለት ነው። ያው በቃ ማለት ህፃን ስለሆነ ማሙሽ ምናምን ተብሎ ይጠራል። ግን ከዛን ያ ስም ያድግ ማለት ልጁ ካደገና ትልቅ ከሆነ በኋላም በዛው ስም የመጠራት ነገር አለና። ይሄ ማለት ያው የተለመደው ህፃን ልጅ ላይ ነው ማሙሽ ማለት ትንሽ ምናምን እንደማለት ነው ትርጓሜው። ወይንም ደግሞ ህፃናት ላይ ብቻ ነው የተለመደው ይሄ ስም እና ትልቅ ሆኖ ምናምን ማሙሽ ተብሎ ይጠራል ማለት ነው። ትንሽ ይሄ አንዳንድ ስሞች ያው ያስገርማሉ ከህፃን ጋር ተያይዞ የሚወጡ ስሞች ስለሆኑ ለምሳሌ አሁን ህፃናት ላይ የተለመዱና ከዛ በኋላ በዛው ያደጉ ስሞች ለምሳሌ ሚሚ የሚለው ስም የህፃን ልጅ ስም ነው። ወይንም ደግሞ ብዙ ጊዜ ህፃናት የሚጠሩባቸው ናቸው ግን አንዳንድ ቦታ በጣም አልፎ አልፎ ትልቅ ሆነውም በቃ ስማቸው ያው ሆኖ የሚቀጥል አለ። በዛው ስም ማለት ነው፤። እና ያው ስሞች ከተለያየ አንፃር ይወጣሉ እና ከዛ አንፃር ስምህ ትንሽ አስገራሚ ነው።

አዲስ ግንኙነት ትፈጥራለህ? ይላል አዲስ የስራ ግንኙነት ትፈጥራለሁ ወይ? አዎ ያው በየጊዜው አዳዲስ የስራ ግንኙነቶችን እፈጥራለሁ ከአዲስ ከበስራ ጉዳይ ያው ከአዳዲስ ሰዎች ጋር እገናኛለሁ እተዋወቃለሁ ያም ደግሞ ያው ስራውን በደንብ ተደራሽነት ለማድረግ ወይንም ደግሞ አገልግሎት ለመስጠት በጣም አስፈላጊ ነገር ነው ብዬ አምናለሁ። ያው ሰዎች አዳዲስ ሰዎችን ባገኘው ወይንም ደግሞ በስራ አጋጣሚ በተገናኘን ቁጥር ስለ ስራችን ወይንም ደግሞ ስለ አገልግሎታችን በቂ የሆነ መረጃ እንዲኖራቸው ወይንም ደግሞ በቂ የሆነ እውቀት እንዲኖራቸው በዛ በምንሰጠው አገልግሎት ዙሪያ ላይ ማብራሪያ እሰጣለሁ ወይንም ደግሞ ያው እኔ የማውቀውን ነገር ስለ አገልግሎታችን አካፍላቸዋለሁ የተለያዩ ሀሳቦችን አነሳለሁ እንደገና ሌላው ከዚህ በተጨማሪ ደግሞ በእኛ አገልግሎት ዙሪያ ሆኖ እነሱ ምን አይነት አገልግሎት እንደሚፈልጉ በምን አይነት መልኩ ያንን አገልግሎት እንደሚፈልጉ እጠይቃቸዋለሁ ወይንም የእነሱ አሰራር ምን አይነት እንደሆነ እጠይቃቸዋለሁ ያው በተዘዋዋሪ አሰራራቸው ምን አይነት እንደሆነ ካወኩኝ ካወቅን ያው እኛ ለእነሱ የሚስማማ የኛን አገልግሎት እንዴት ለነሱ የሚስማማ አድርገን ማቅረብ እንችላለን የሚለውን ነገር ስለሚያሳውቀኝ ወይንም ደግሞ ያን መረዳት ስለምንችል በዛ መልኩ ለመግባባት ወይንም ደግሞ ስራችንን ለማስኬድ ይረዳናል። እና በጣም ብዙ ሰዎችን ወይንም ደግሞ በጣም ብዙ ተቋማትን አዳዲስ ተቋማትን ወደ ማዕከላችን እናስገባለን በተለያየ ጊዜ ምክንያቱም ያው በደንብ ተደራሽነት አገልግሎታችን ተደራሽነት ለማድረግ ወይንም ደግሞ ያው በዛ ያለ የ የተገልጋይ ቁጥር እንዲኖረን ይረዳናል ማለት ነው። አዳዲስ ሰዎችን እንደገና ደግሞ ያው አዳዲስ ሰዎችን መግባባት ወይንም ደግሞ ወደዛ ስራ ውስጥ ወደ አገልግሎታችን ውስጥ ማስገባት ወይንም ተጠቃሚ ማድረግ እነዛ ሰዎች ደግሞ ሌሎች ሰዎችን ወይንም ደግሞ ሌሎች ተጠቃሚዎችን እንዲያመጡልን ያግዛል ማለት ነው። ያው ያ በጣም አስፈላጊ ነገር ነው ማለት ነው። እና እንደገና ደግሞ እነዛ አዳዲስ ሰዎች ያንን አገልግሎት ተጠቅመው የማያውቁ ከሆነ ደግሞ እንዴት መጠቀም እንዳለባቸው ወይንም ደግሞ እንዴት ማስኬድ እንዳለባቸው እነሱ ከእኛ አገልግሎት ጋር ወይንም ደግሞ የኛን አገልግሎት በምን አይነት መንገድ መጠቀም እንዳለባቸው በዛ ዙሪያ ላይ ሁሉ ተጨማሪ ሀሳቦችን እናንሸራሽራለን ማለት ነው። ከዛ በተጨማሪ ከአዳዲስ ሰዎችን ወይንም ደግሞ አዳዲስ ግንኙነቶችን ከመፍጠር ጋር ተያይዞ ደግሞ ያው ነባሮች ምን አይነት አገልግሎት እየተሰጣቸው እንደሆነ ወይንም ደግሞ ተጠቅመው ከዚህ በፊት ተጠቅመው የሚያውቁ ሰዎችን አስተያየት እንዲሰጡ እናደርጋለን የእነሱ አስተያየት አዲስ ለምናገኛቸው ሰዎች ከነዛ አስተያየት ተነስተን ያለብንን ድክመቶቻችንን አርመን እነዛ አዲስ ሰዎች የምናገኛቸው አዲስ ሰዎች ጋር በአዲስ የስራ ሂደት ወይንም ደግሞ እነዛን ድክመቶች አርመን በጥሩ የሆነ አገልግሎት እንቀርባለን በጥሩ የሆነ አገልግሎት እንቀርባቸዋለን ማለት ነው ስለዚህ የተሻለ ከነዛ በተሻለ የተሻለ አገልግሎት እንሰጣለን ማለት ነው። በዛ መልኩ እራሳችንን እያሳደግን እንሄዳለን ማለት ነው።

እንግዲህ በተለያየ ያው በምን ትመገባለህ የሚለው? በተለያየ ነገሮች እመገባለሁኝ አንደኛው ማንሳት የሚቻለው ያው በሳህን ነው። ሳህን የተለያየ የሳህን አይነት አለ የ የሴራሚክ የሚመስል ሳህን አለ እንደገና ደግሞ ይሄ የኒኪል ሳህን አለ። ሌላው ደግሞ የትንሽ አሁን እሱ እየጠፋ ያለ ሳህን ነው። ገበያ ላይ የብርጭቆ ሳህን አለ ብርጭቆ የሚመስል አይነት ሳህን ማለት ነው። እንግዲህ በእነዚህ ነገሮች እመገባለሁኝ ሌላ በተጨማሪ ደግሞ እንደ ምግብ አይነቱ ይወሰናል። ለምሳሌ ፓስታ ስመግብ ሹካ ልጠቀም እችላለሁ። ሹካና ማንኪያ አንድ ላይ ሌላ ደግሞ ሩዝ ስመገብ በማንኪያ ልመገብ እችላለሁ ከዛ በተጨማሪ ገንፎ ቂንጬ የመሳሰሉትን ሌላ ደግሞ ጩኮ እነዚህን ምግቦች ማንኪያ ተጠቅሜ እመገባለሁ በማንኪያ እመገባለሁ ማለት ነው። ያው አብዛኛውን ጊዜ ግን ያው ለመጉረስ እጄን ነው የምጠቀመው በእጅ ነው። የምጎርሰው ከዛ ሌላ ደግሞ ከእነዚህ በዘለለ ደግሞ ለምሳሌ እንደመመገብያነት ትሪን ማንሳት እንችላለን። ትሪ ማለት የ ምንድነው እሱ ትሪ ማለት እንደ ሳህን ሆኖ ግን ትልቅዬ እና ሰፊ በአንዴ ብዙ ሰው ሊያስመግብ የሚችል አይነት። የመመገቢያ እቃ ነው። እና ለምሳሌ ቤተሰብ ምናምን አንድ ላይ ሆነን ስንመገብ ትሪን እንጠቀማለን። በስፋት ተሰብስበን ለመመገብ እና ትሪ ምርጥ ነው በአንዴ ደግሞ ብዙ አይነት ምግብ ሊይዝልን ይችላል። ሳህን ማለት አሁን ሳህን ለምሳሌ አንድ ሰው ለመብልያነት የሚጠቀሙበት እቃ ነው ጠበብ ያለ ነው ማለት ነው። ግን ትሪን ግን ስንወስድ ሰፊ ሆኖ ብዙ እንጀራ እዛ ላይ አድርገን በዛ ያለ እንጀራ አድርገን አራት አምስት ስድስት ሆነን አንድ ላይ ተሰብስበን ለመብላት ያገለግለናል ማለት ነው። ከዛ በተጨማሪ ወደ ባህላዊ ወይንም ደግሞ በእጅ ተሰርተው በባህላዊ መንገድ ተሰርተው የሚቀርቡ የመመገቢያ እቃዎች አሉ። ለምሳሌ እርቦ የሚባል መመገቢያ አይነት አለ እርቦ ማለት በሰፌድ ማለት ልክ እንደ እንትን ልክ ይሄ በስንደዶ ተሰርቶ በእጅ ነው የሚሰራው እናቶቻችን ያንን ይሰሩና እነደ መገቢያነት ያው እንጀራም ልንበላበት እንችላለን። ሌላ ነገር ደግሞ ቆሎ ንፍሮ ዳቦ እዛ ላይ ተደርጎ እንበላለን ማለት ነው። ከዛ በተጨማሪ ደግሞ ገበታ የሚባል አለ ገበታ ማለት ያው ከእርቦ ከፍ ያለ ነው ትልቅ ነው እና ብዙ ሰዎች ተሰብስበው በተለይ ገጠር አካባቢ ላይ በባህላዊ መንገድ የተሰራ ነው እሱም የሚሰራው ከስንደዶ እና ከሰበዝ ተደርጎ በእጅ የሚሰራ ነው። ያው ባህላዊ የመመገቢያ እቃ ነው ማለት ነው። ስለዚህ በዛ ሰዎች ተሰብስበው አንድ ላይ ሆነው ከፍ ያለ ነገር ነው እና እንደዛ አንድ ላይ ሆነው ይመገቡበታል ማለት ነው። እንደመመገቢያነት ነው እሱም የሚያገለግለው ሌላው እንደመመገቢያነት ከሚያገለግል እንትን ውስጥ አገልግልም አለ ያው ምግብ ውስጡ ተደርጎ የተለያየ ቦታ ላይ ያው ውጪ ላይ ሰዎች የተለያየ ስራ ሲሰሩ ወይንም እንደዚህ እየሰራም በተለይ ልጅ እያለሁ የግብርና ስራ ላይ እሳተፍ ስለነበረ እዛ ስንሰራ ከቤት እዛው ያለንበት ቦታ ላይ ምሳ እንበላለን ውጪ ላይ ስራ እየሰራን እና ምግቡ በአገልግል ታስሮ ይመጣል ማለት ነው ተፈትፍቶ ታስሮ ይመጣል። ስለዚህ ያን አገልግልያዊ ተከፍቶ በአገልግሎት አንድ

አዎ በደንብ ነው የምጠቀመው አሁን ስማርት ፎን ለምሳሌ የምቀዳበት አሁን ይሄኛውን ቮይስ የምቀዳበትን ድምጽ የምቀዳበት ስማርት ፎን ነው። ኖርማሊ አሁን የምጠቀምበትም ስማርት ፎን ነው። የለት ተለት ስልኬ የምጠቀምበት ስማርት ፎን ነው። የተለያዩ ነገሮችን እጠቀምበታለሁ። ለምሳሌ እንደዚህ አሁን አሁን ይሄ እ ሪከርድ ወይንም ደግሞ የድምጽ ቅጂ አደርግበታለሁ። ሌሎችም እንደዚህ ያሉ ስራዎች ከዚህ በፊት ሰርቼ አውቃለሁ። ሌላ የኤአይ ስራ የቪዲዮ ቅጂ ማለት ነው። ቪዲዮ ያለው እንደዚሁ በስልኬ እሱንም ሰርቼበታለሁ ማለት ተጠቅሜበታለሁ። ከዛ በተጨማሪ እንግዲህ የተለያዩ ነገሮችን አደርግበታለሁ የገንዘብ ከማምጫ በተጨማሪ ደግሞ የተለያዩ ማህበራዊ ድረ ገጾችን በማውረድ በእነዛ አማካኝነት ለምሳሌ ቴሌግራም እጠቀምበታለሁ። ስልኬ ላይ እጠቀማለሁ ቴሌግራም አለ ስልኬ ላይ እ ሌላው ደግሞ ቲክቶክ እ ቴሌግራም ፌስቡክ ዋትሳፕ ኢሞ ምናምን የመሳሰሉትን ነገሮች እጠቀማለሁ። እነዚያን ነገሮች ስትጠቀም ያው ከተለያዩ ከሰዎች ጋር እገናኝበታለሁ አንዳንዴ ያው ቴሌግራም በስራ ጉዳይ እ የተለያዩ ነገሮችን ልላላክ ያው ጠቃሚ የሆኑ መረጃዎችን ልላላክ እችላለሁኝ። እንደገና ደግሞ ያው ኢሜል ኢሜልም በዛው ተያይዞ ያው በስራ ጉዳይ የተለያየ መልእክት ሀሳብ ወይንም ደግሞ የስራ ነገሮችን ለመጻጻፍ ይረዳኛል። ከአለቆች ጋር ግንኙነት ለማድረግ እ የተለያዩ የስራ ሂደቶች የስራ ምንድነው የስራ አጀንዳ ነው የሚባለው ሪፖርት እንደማለት እነዛን ነገሮች የየቀን እ በኢሜል አማካኝነት እልካለሁ። ስልኬንም እጠቀማለሁ እንደ ተጨማሪነት ምናምን ማለት ነው። ያው በዋናነት ባላደርገውም ግን እንደ ተጨማሪ ስልኬንም እጠቀማለሁኝ። እ ያው ኢሜል የተለያየ ኢሜል የገባ መልእክት ካለ ኢሜል ላይ እነዛን ነገሮች ከፍቼ አያለሁኝ። እንደገና ያው አጭር መልእክት ከሆነ እዛው ላይ ጽፌ የምመልሰው ነገር ከሆነ እ ስልኬን ተጠቅሜ እዛው ስልኬ ላይ እ ጽፌ እመልሳለሁኝ ማለት ነው። ከዛ በተጨማሪ ደግሞ ስልኬን የተለያየ ነገር ለመጻፍ እንደዚህ እ ለምሳሌ ሲቪዬን እዛው ላይ ለማስተካከል ኤዲት ማድረግ ማለት ያው ማስተካከል እዛው ላይ ለማስተካከል ስሞክር ስልኬን ተጠቅሜ እዛው ላይ አስተካክላለሁኝ። እ ሌላው ነገር ደግሞ ያው የተለያዩ ፎቶዎችን ይሄው ምስሎች ምናምን እ ለሰዎች አስፈላጊ የሆኑ ምስሎችን ለመላክ እንደገና። እኔ ከሰዎች ጋርም ለመደዋወል እንደገና ይሄ ቪዲዮ የምስል ለምሳሌ ቴሌግራም ላይ እ ገብተን የምስል መደወል አለ ይሄ ቪዲዮ ኮል የሚባለው ማለት ነው እንግሊዘኛው እ ምስልን የሚያሳይ እንደዛ ስፈልግ ያው ስልኬን ተጠቅሜ ከሰዎች ጋር ወይም ከቤተሰብ ጋር ሊሆን ይችላል በቪዲዮ ኮል የምስል ጥሪዎች እንደማለት ነው ያው እንደዛ አድርጌ እ በዛ መልኩ እጠቀምበታለው ማለት ነው። ስልኬን ያ ማለት ከሌላ ይሄ ኖርም ይሄ መደበኛ ከስልክ መደወልና መቀበል በተጨማሪ እነዚህን ነገሮች እጠቀምበታለሁኝ። ሌላው ነገር እንግዲህ ያው ስልክ ይሄ ስማርት ፎን ዋናው ጥቅሙ ደግሞ ፎቶ ለማንሳትም በጣም አሪፍ ነው። እና እንደዛ ያው ፎቶ በተለያየ ጊዜ የተለያየ መረጃዎችን ስፈልግ ወይንም ደግሞ ምስሎችን ማስቀረት ስፈልግ ፎቶ አነሳበታለሁኝ። ሌላው ነገር ደግሞ ያው አንዳንድ ዩቲዩብ ላይ የምፈልገውን ነገር ዩቲዩብ ላይ ገብቼ ሰርች አድርጌ ያንን ነገር ዳውንሎድ አድርጌ ወይንም ደግሞ አውርጄ በቪዲዮ መልክ ለማየት የሚነበብም ነገር ከሆነ ደግሞ ያው በዛ ለማንበብ እሞክራለሁኝ። ስልኬን ተጠቅሜ ማለት ነው እና ከዚህ አንፃር ያው ብዙ አገልግሎት አለው ብዬ አስባለሁ።